ሽቶ አዎ እጠቀማለሁኝ ለስለስ ያሉ ሽቶዎች በጣም ደስ ይሉኛል በብዛት እነሱን እጠቀማለሁኝ። አዎ እጠቀማለሁ ለስለስ ያሉ ሽቶች በጣም ያስደስቱኛል። ተጠቃሚ ነኝ በጣም በጣም ፓወር ያለው ሳይሆን ለስለስ ያለ። ቆንጆ መዓዛ ያለው የሆነ ራሴንም የማይ ሽታው በጣም የማይሰነፍጥ ከሆነ በጣም ነው የምጠቀመው። ሽቶ በጣም እወዳለሁ። በቃ ወጣም ስል ቤትም ስትቀባ ደስ ይለኛል።

ስንት? ትራስ ትጠቀማለህ ለሚለው ብዙን ጊዜ ሁለት ትራስ ጥፍጥፍ ጥፍጥፍ ያሉ ትራሶች ከሆኑ ሁለት ትራስ ስተኛ እጠቀማለው። ግን በጣም የትራስ ምቾት ከሌለኝ ብዙ ጊዜ አንገቴን ከማመመም አልፎ ራሴን ሁሉ ልያመኝ ይችላል። ስለዚህ የትራስ ምቾቴን በጣም ነው የምጠቀመው እና ትራስ በጣም ተጠቃሚ ነኝ። ብዙ ጊዜ እንደዛ አይነት ነገር ነው የማደርገው።

እኔ የምወደው መጠጥ በጣም ደስ የሚለኝ በብዛት ማልታ ደስ ይለኛል። ይሄ በቃ ብዙ ከማሰክር። ወይን ደግሞ የሆነ ደስ ይለኛል ያስደስተኛል። እሱ ሌላው ደግሞ ከአልኮል ነፃ የሆኑ መጠጦች ናቸው በብዛት የሚያስደስቱኝ። አልኮል መጠጥ አልጠጣም ማለት ሳይሆን ራሴን ስለሚያመኝ ብዙም የአልኮል መጠጥ ፍላጎት የለኝም። ከ አልኮል ነፃ የሆኑ ጣፋጭ መጠጦች ያስደስቱኛል

ለስራ ትጓዛለህ? ለሚለው አዎ በጣም ነው የምጓዘው :ስራዬ ብዙ ጊዜ በጉዞ ውስጥ ነው ያለሁት :እና ለስራ በጣም እጓዛለሁ። አዎን እጓዛለሁ። ስራዬን ብዙ ጊዜ ተራምጄ ሌላው በትራንስፖርት ሁለት፣ ሶስት፣ አራት ትራንስፖርት ድረስ ይዤ ነው ስራ የምሰራው ስለዚህ አወን እጓዛለሁኝ ነው መልሴ።

በዶቄ መፍጨት ታውቃለህ የሚለው እኔ ዶቄ ምን ማለት እንደሆነ ራሱ ትርጉሙን አላውቀውም። አላውቀም እኔ እንጃ በዶቄ መፍጨት አላውቅም። ዶቄ ማለትም ትርጉሙ ምን እንደሆነም አላውቅም። እስቲ ግን የተለያዩ ነገሮችን ቼክ አድርጌ ከዚህ በኃላም እንደዚህ አይነት ጥያቄ ከተጠየቀ ለመመለስ እሞክራለሁ። ግን በዶቄ ፈጭቼ አላውቅም በዶቄ ምን እንደሆነ አላውቅም

የድርጅቱን ባህል ጥሩ ባህል ከሆነ እወዳለሁኝ። ጥሩ ባህል ሰው የማይጎዳ የሰው ማንነት የማይነካ ባህል ከሆነ እወዳለሁ። የሆነ ባህሉ አካባቢን ከአካባቢ ሀገርን ከሀገር ህብረተሰብን ከህብረተሰብ ሃይማኖትን ከሃይማኖት የሚያግባባ ባህል ከሆነ እወዳለሁኝ። ግን የማያግባባ ከሆነ ብዙም ፍቅር የለኝም እና እወዳለሁኝ አዎ።

በምን ሰዓት ትተኛለህ በተለይ ማታ ላይ ከአምስት ሰዓት በኋላ ነው የምተኛው ማለት ይቻላል። የተለያዩ የኦንላይን ስራዎችን ስለምሰራ። ከአምስት ሰዓት በኋላ ተኛለሁኝ። ሌላው ቀን ላይ ደግሞ ምሳዬን በልቼ ትንሽ ናፕ ሳደርግ ደስ ይለኛል። እና እጠቀማለሁኝ በተለያዩ ጊዜ እንደዚህ አይነት ነገሮች እጠቀማለሁ። እና ተኛለሁኝ በዛ ሰዓት ግን በብዛት ማታ ላይ ከአምስት ሰዓት በኋላ ነው የምተኛው። ቀን ላይ ደግሞ ምሳ እንደበላው መተኛት እፈልጋለሁ። ጊዜ ካለኝ ማለት ነው

ቅጽል ስም አለኝ። አዎ። ቅጽል ስሜ አድያ ይላሉ አዶ ይላሉ። ጥቄ ይሉኛል። እና ብዙ ጊዜ በቅጸል ስሜ እንደውም በተወለድኩበት አካባቢ። የቅጽል ስሜን መጠሪያ አድርገው ነው የምናገሩት። የሚጠሩኝ አዎ ቅጽል ስም አለኝ። ደስም ይለኛል በተለይ የሰፈር ልጆች በቅጽል ስሜ ሲጠሩኝ ልጅነቴን ያስታውሰኛል አስተዳደጌን ያስታውሰኛል። ደስ ይለኛል አዎ።

መብረቅ እፈራለሁኝ በጣም ሚገርመው ነገር መብረቅ እንደውም ዝናብ ሲዘንብ ዝናብን ምፈራው አንድም ለመብረቅ ብዬ ነው መብረቅን በጣም በጣም ከሚፈሩ ሰዎች አንዷ እኔ ነኝ። መብረቅ ሲጮህ በቃ በስማም ወልደ መንፈስ ቅዱስ ብዬ በጣም አማትባለሁ ምናምን የሆነ በቃ የሆነ ነገር መጥቶ የሚያንቀኝ ነው የሚመስለኝ። ስለዚህ መብረቅን እፈራለሁ እንደውም መብረቅ ባለ ጊዜ ብቻዬን ሁሉ ባልቀመጥ ደስታዬ ነው። ከሰው ጋር ብሆን እና የሆነ በቃ ውስጤ በጣም ነው የሚጨነቀው መብረቅ ሲጮህ እና እፈራለሁኝ አዎ

የስራ ቦታዬ ያው ጥሩ ነው የስራ ቦታዬ እኔ ለምሳሌ በፓርት ታይም ነው የምሰራው። ስሰራ በሰአቴ ደርሳለሁ በሰአት ነው የምሰራው ምሰራው ሁለት ሰዓት ከሆነ ሁለት ሰአቴን ሰርቼ በሰላም ነው ምወጣው። ደስተኛ ነኝ በስራዬ። ሌላው ደግሞ ምሰራው ስራ ቤት ውስጥ ደግሞ የኦን ላይን ስራ ልክ እንደዚህ እንደናንተ አይነት የተለያዩ ስራዎች አሉ። እሱን እሰራለሁ እና በስራዬ ደስተኛ ነኝ። ደስ ብሎኝም እሰራለሁ

ማቅረቢያ ማድረግ ትችላለህ ወ? ይ የሚለው ማቅረቢያ ማለት ማቅረቢያ ምን ማቅረቢያ? ማቅረቢያ ማድረግ ትችላለህ የንግግር ማቅረብ ነው? ንግግርን ለማስጀመር መጀመሪያ ነው? እንደዚህ አይነት ነገሮች ብዙ ጊዜ ተጠቅሜ አላውቅም። ለምን እንደዚህ አይነት ኦፖርቹኒቲዎች እድሎችን አግኝቼ ስለማላውቅ ግን ማቅረቢያ ማድረግ ትችላለህ ወይ ሲባል ምን ማቅረብ? ግልጽ አይደለም ጥያቄው ምን ማቅረብ? ለዛ ነው ቅድም ግልጽ ያልሆነልኝ።

በመስታወት ላይ አያለሁኝ ራሴን ወደ መስታወት አካባቢ ከሄድኩኝ ራሴን እመለከታለሁ ያለኝን እንዴት ነኝ ምናምን የሚለውን ነገር ራሴን በደንብ አያለሁ። ሻወር ቤት ስገባም እንደዛው ራሴን አያለሁኝ። እና ደስም ይለኛል አንዳንዴም ደሞ ራሴን ስመለከት ተጎሳቁዬ መስሎ ከታየኝ ምናደድበትም ጊዜ አለ። እና አያለሁኝ አዎ አያለሁኝ ራሴን

የየትኛውን የቀኑን ሰአትትወዳለህ? የሚለውን እኔ ብዙን ጊዜ ጠዋት ላይ ነው ደስ የሚለኝ ለስራ ኢፌክቲቭ የምሰራው ጠዋት ላይ በጣም ደስ ይለኛል። ከዛ ውጪ ደግሞ ከስምንት ሰዓት በኋላ ያለችው ያቺ መሃል የምሳ ሰዓቷ ብዙም ኮንፈርት አይሰማኝም፣ እንቅልፍ እንቅልፍ ይለኛል፣ ይደክመኛል፣ ከምሳ በኋላና ጠዋት ላይ ጥሩ ስራ እሰራለሁኝ። እኔ በተለይ ከምሳ በኋላ አርፌ ስሰራ ደስተኛ ነኝ በጣም።

እሳት ለማንደድ የምጠቀመው አንድ ጋዝ ነው፣ ሌላው ደግሞ ቀጠን ቀጠን ስንጠርጣሪ እንጨቶችን እጠቀማለሁ። እነዚህን በመጠቀም እሳት ለማንደድ እሞክራለሁ። ሌላው ደግሞ ክብሪት እጠቀማለሁ፣ ሌላው አንዳንዴ ወረቀት ላስቲኮችም ስለሚያያይዙልኝ እነሱ እነሱን እጠቀማለሁ። ከሰል እጠቀማለሁኝ፣ ይሄ ነው የምጠቀማቸው ነገሮች።

የስራ ምኞቶቼ በብዛት እኔ ኦንላይን ስራዎች መስራት በጣም እፈልጋለሁ በተለይ በስልኬ ላይ በኮምፒውተር ላይ እቤት ሆኜ መስራት እፈልጋለሁ እወዳለሁ። ሌላው ደግሞ ቢዝነስ በቃ አየር በአየር ቢዝነስ። አስመጪና ላኪ መሆን በጣም እፈልጋለሁ። ይሄ አንዱ የመጨረሻው ምኞቴ አስመጪና ላኪ መሆን ነው። እና ደግሞ እንደ ፈጣሪ ፍቃድ እንደሚሆንም ተስፋ አደርጋለሁ

በእግርህ ምን ያህል ርቀት መሄድ ትችላለህ? ለሚለው እሄዳለሁኝ ግን በጣም በእግሬ ብዙ ርቀት መሄድ የምችል ሰው አይደለሁም እንደው የተወሰነ ከቤቴ እስከ ታክሲ ተራ ነው ሊሄድ የምችለው እንጂ ረዣዥም የእግር መንገዶችን መሄድ አልችልም እንደው እስከ ሃያ ሰላሳ ሜትር እስከ መቶ ሁለት መቶ ሜትር ድረስ ሊሄድ ይችላል ብዬ እስከ አምስት መቶ ሜትር ድረስ ሊሄድ እችላለው ብዬ አስባለሁ። ከዛ ላይ ግን የምችል አይመስለኝም ብዙ መንገድ ይከብደኛል።

እኔ ከልጅነቴ የምዘክረው ነገር ይሄን ያህል የምለው ነገር የለም። ብዙም አሁን ላይ ልዘክር የምችለው ነገር የለም። ለምን አብረው አደጎቼም የመንደር ልጆችም አከባቢዬ ስላልሆኑ ባወራዉም ብዛክረዉም እውነት የማይመስላቸው ነገሮችም ልኖሩ ስለምችሉ ብዙም ምዘርክረው ነገር የለም። በተቻለኝ መጠን ስላለው ነገር አሁን ስለሚታየው ነገር ብቻ ነው የማወራው።

ጠዋት በስራ ምን ታደርጋለህ? በጠዋት በስራ የማደርጋቸው ነገሮች ጠዋት አንድ ከመኝታዬ ስነዛ ፈጣሪዬን በሰላም ያሳደረኝን አመሰግነዋለሁ ከዛ ፊቴን ጥርሴ ምናምን ቦራርሼ። ወደ ስራዬ ነው የምቀመጠው። ቁርሴን በልቼ ቁርስ መብላት ካለብኝ በልቼ ከሌለብኝም ትቼው ወደ ራሴ ስራ ነው የምሄደው። በዚህ መልክ ነው ጠዋትን እማሳልፈው። ግን ጠዋት ደስ ይለኛል ጠዋት ላይ

በስልክ ገንዘብ እልካለሁኝ እንደውም በጣም ብዙ ጊዜ በቃ መቶ ፐርሰንት በስልክ ነው ገንዘብ የምልከው ማለት ይቻላል። ትንንሽ ገንዘቦችም እልካለሁ ትልልቅ ገንዘቦችም እልካለሁ። ከሰውም እቀበላለሁ እልካለሁም እና። በስልክ አዎ ገንዘብ እልካለሁኝ። በጣም ነገሮችን ያቀላል። አንድ ሰው። ሄዶ በስልክ ሄዶ ገንዘብ አውጥቶ ከመስጠት ይልቅ በካሽ ከመስጠት ይልቅ በስልክ መጠቀም በጣም እቤት ሆኖ። ጊዜን ሰዓትን ይቆጥባልና ቀላል ዘዴ ነው ቆንጆ ነው። በጣም አዎ እጠቀማለሁ በጣም ተጠቃሚም ነኝ

ዜናውን ብዙ ጊዜ ከቴሌያዩ የ ፕላትፎርሞች አገኛለሁኝ ከቴሌቪዥን አገኛለሁ ከራዲዮ አገኛለሁ ከተለያዩ ፕላትፎርሞች አገኛለሁኝ እና በዛ መልክ እጠቀማለሁኝ። እና በአሁን ሰዓት ከየትም በእጃችን ላይ ሞባይል ስላለ ብዙ ዜና የሚያስተላልፉ ፕላትፎርሞች ስላሉ ከእነሱ በደንብ ማግኘት ይቻላል

የአካል ብቃት እንቅስቃሴ ብዙ አላደርግም፤ ግን በብዛት እንቅስቃሴ አደርጋለሁ ብዬ የማስበው ምንድነው? ነገሮቼን ወክ አደርጋለሁ፣ እራመዳለሁ፣ በዛን ጊዜ ያንን ነው የአካል ብቃት እንቅስቃሴ ብዬ የማደርገው፤ እንጂ የአካል ብቃት እንቅስቃሴ ላድርግ ብዬ ተነስቼ የማደርገው ነገር የለም፤ ግን በዛን ሰዓት አደርጋለሁኝ። ያንን አጋጣሚዎች እጠቀማለሁኝ።

አዎ ስሜቴ እኔ በጣም በፊቴ ላይ ይታያል። ስከፋም ያስታውቅብኛል። ስደሰትም ያስታውቅብኛል። በተለይ ስከፋ ስሜቴ በደንብ በፊቴ ላይ ይታያል። እና በጣም በጣም ስሜቴን በፊቴ ላይ በደንብ የሚገለጽ ሰው ነኝ። እና መደበቅም አልችልም ልደብቅ ብሞክርም እንኳን አይሆንልኝም። እና በደንብ ፊቴ ላይ ስሜቴ ይታያል አዎ

እኔ ወደ ገበያ የምሄደው ብዙ ጊዜም አይደለም እኔ እንደው በሳምንቱ የአንድ ቀን ገበያም ሳይሆን እንዲሁ ትንንሽ ጉልቶች ወይም ሱፐር ማርኬቶች ነው ልሄድ የምችለው እንጂ ይሄ ትልልቅ ገበያ ላይ አልሄድም። ቤተሰብም ብዙ ስለሌለኝ እንደዚህ አይነት አጋጣሚዎችን ብዙም አልገጥ አልሄድም። አልፎ አልፎ ግን ልሄድ እችላለሁ ትልልቅ ገበያዎችን። ግን በምን ያህል ጊዜ ትሄዳለህ? ለሚለው ጥያቄ ብዙም አይደለም። አልፎ አልፎ በሳምንት አንድ ቀን እነኚህ ሱቆች ሱፐር ማርኬት ጉልቶች ሊሄድ ይችላል።

የይለፍ ቃሌን አዎ እጠብቃለሁኝ። ብዙ ጊዜ ሰዎች እንዳያውቁ። የይለፍ ቃሌን በጣም ተጠንቅቄ ነው የምጠብቀው። አዎ ለምን እኔ የኔ ጉዳይ ስለሆነ። ማንም ሰው የኔን የይለፍ ቃል እንዲያውቃም ስለማልፈልግ። የይለፍ ቃሌን በተቻለኝ መጠን እጠብቃለሁኝ። እናም ደግሞ መጠበቁም አስፈላጊ ነው። ስለዚህ አዎን የይለፍ ቃል እጠብቃለሁ

እኔ በትርፍ ጊዜ የማሳልፈው በብዛት መዝሙር አዳምጣለሁ ስብከት እሰማለሁ። ሌላው ደግሞ የተለያዩ ፕላትፎርሞች ላይ ስልኮቼን በመመልከት መረጃዎችን እወስዳለሁ። የሚጠቅመኝን ነገር እና በዚህ መልክ ትርፍ ሰአቴን አሳልፋለሁ። ሌላ ቤተክርስቲያን እና እተኛለሁ ድክም ሲለኝ። ቢለኝም ባይለኝም ትርፍ ጊዜዬን ግን በእንደዚህ መልክ ነው ቤቴን አጸዳለሁ። ያለኝ ራሴን አጸዳለሁ ራሴን አስተካክላለሁ። በዚህ መልክ ትርፍ ጊዜዬን አሳልፋለሁ

ቅመማቅመም በጣም የበዛበት ምግብ አሎድም ጨጓራየን ስለሚነካኝ ማለት ነው። ግን በልኩ በመጠኑ እንደ አስፈላጊነቱ ገብቶ ቦታው በሚያስፈልግበት ቦታ ላይ። በተወሰነ በመጠኑ ቢገባ ደስ ይለኛል። ደስ ብሎኝ እጠቀማለሁ ግን ሲበዛ በጣም አልወድም። ለምን? ጨጓራዬን የነካዋል ውስጤን ይከብደኛል። ስለዚህ በጣም የበዛበት ቅመማ ቅመም የበዛበት ምግብ። በጣም ከበዛ አልወድም

ሃይማኖታዊ ክብር አከብራለሁኝ አዎ በጣም ደስ ይለኛል። ሰሞኑን እንደውም የተለያዩ ሃይማኖታዊ ክብረ በዓላቶች ነበሩ። እነሱን የሀገር ልብስ በመልመስ በጣም ደስ በሚል ሁኔታ አክብሬያለሁኝ። እና የሃይማኖት ክብር አከብራለሁ። ደስም ይለኛል አዎ ክብረ በዓልን በደንብ ነው የማከብረው።

በእጅ መጨባበጥ እኔ አልወድም እንደው መጨባበጥ ባይኖር ሁሉ ደስ ይለኛል። በተለይ በኮሮና ጊዜ መጨባበጥ እጅ የለም እና ደስ ይል ነበረ በቃ ሰላም ሰላም አሁን ግን ይሄ እጅ መጨባበጥ ብዙም እኔ አይመቸኝም። ባይሆን ደስ ይላል። ከሆነም ደግሞ ምንም ማረግ አይቻልም። አሁን ሰዎችን ስናገኝ ባገኘን ቁጥር እንጨባበጣለን። እንደ ልማድ ግን ባይሆን ደስ ይለኛል ይሄ ነው።

ብዙ ትንሽ ሳለ ነው የሚለው እኔ ብዙ ትንሽ ሳለው። በጣም መጫወት ነበር የምወደው ብዙ ትንሽ ሳለው። ብዙ ትንሽ ሳለው። በቃ ቤት ውስጥ መቀመጥ አልፈልግም እጫወታለሁ። ዘፍናለሁ ግቢ ውስጥ። በቃ ደስ ይለኛል። በጣም ደስ ብሎኝ ነው ከቤት ከእናቴ ጋር የኖርኩት። እና በዚህ መልክ ነው ብዙ ትንሽ ሳለሁ ያሳለፍኩት

በመስመር ላይ ማራለህ ወይ? ለማለው በመስመር ላይ አልማርም እስከ አሁን አልተማርኩም። ግን መማር ያስፈልጋል። ቡዙ ነገሮችን ማወቅ ይቻላል። ለምን ጊዜ የሌለው ሰው ጊዜ የለኝም ብሎ መማር የፈለገውን ነገር ሳይማር አይቀርም። በመስመር ላይ ትምህርት ካለ በእረፍት ሰዓቱ እቤቱ ሲገባ ጊዜ ባለው ሰዓት መማር ይችላል። እና የመስመር ላይ ትምህርት በጣም ጥሩ ነው። በመስመር ላይ አሁን ገባኝ በመስመር ላይ። ተመሬ አውቃለሁ ግን የተለያዩ አንዳንድ ኮርሶችን አጫጭር ኮርሶችን ወስጃለሁ አዎ።

በእጅ መሸመን ታውቃለህ ለሚለው? በእጅ መሸመን። አላውቅም በእጅ መሸመን አላውቅም እስካሁን በእጅ ሸምኜ አላውቅም። ምለብሳቸው ልብሶችም ገዝቼ ከቡቲክ ከተለያየ ሱቆች ገዝቼ ነው የምለብሰው። እንጂ በእጅ ሸምኜ አላውቅም። ግን በእጃቸው የሚሸምኑ ሰዎችን አበረታታለሁ ደስ ይለኛል ስራውንም እወደዋለሁ። ሳላበረታታም አላልፍም በጣም ጥሩ ነው። ደስ የሚል እደ ጥበብ ስለሆነ ደስ ይለኛል በጣም

ገመድ መጠቀም ታውቃለህ ለሚለው ለምን ምክንያት በየምክንያቱ ልጠቀም እችላለሁ። ግን አሁን ላይ በመኖርበት ሁኔታ ገመድ መጠቀም ብዙም ነገር ላይ ገመድ መጠቀም የሚያስፈልገኝ ቦታ የለም። ለልብስ ማስጫ ከሆነ አዎ የሆነ ሰዓት ላይ ገመድ ዘረግተን እሱን እንጠቀማለን። ከዛ ውጪ ግን ገመድ አስፈላጊ አይደለምና። አሁን ላይ ገመድ ለምንም አሁን ላይ ከልብስ ማስጫነት ውጪ የምጠቀምበት ነገር የለም። መጠቀምም ካለብኝ ግን አዎ አውቅበታለሁ መጠቀም እችላለሁ።

አቧራ ችግር ያው ይፈጥርብኛል። ሳይነስ ስላለብኝ አቧራ ሲቦን። በአፍንጫዬም ሲገባ በአፌም ከገባ። ያስነጥሰኛል ጉሮሮዬን ይበላኛል። ብዙ ጊዜ ጉሮሮዬን የማሳካክ ነገር ስላለ። ችግር ይፈጥርብኛል። እና አዎ ለዓይኔም እንደዚሁ ችግር ይፈጥርብኛል። አቧራ በደንብ ችግር የሚፈጥርብኝ ነገር ነው አዎ።

ከፀሀይ እጠበቃለሁ አንድ ፀሀይ ባልሆነ ሰዓት መርጬ ለመውጣት እሞክራለሁ ከወጣሁኝም ጥላ ጥላ ሳይድ ይዤ ለመሄድ እሞክራለሁ። ሌላው ደግሞ በጥላ ራሴን እከላከላለሁ። በተቻለኝ መጠን መኪና ውስጥ ከሆንኩ ፀሀይ በሌለበት አቅጣጫ ነው ሆኜ የማሳልፈው። እና ከፀሀይ በዚህ መልኩ ራሴን እጠብቃለሁ

እኔ የምመርጠው የሙቀት መጠን በጣም ቀዝቃዛም ያልሆነ በጣም ሞቃትም ያልሆነ መካከለኛ ወይንም ወይነደጋ የሚባለውን የሙቀት መጠን እመርጣለሁ። በጣም ቀዝቃዛ ሲሆን ሰውነቴ ኩምትር ይልና ራስ ሊያመኝ ይችላል። ሞቃትም ሲሆን ራሴን ያመኛል። በጣም ብርድ ከሆነም ራሴን ስለሚያመኝ ማዕከለኛ ሲሆን ደስ ይለኛል

እኔ አሁን ላይ የስራ ቦታ ምንም አይነት ጓደኛ የለኝም ብቻዬን ነው በቃ ያለሁት። ግን ጓደኞች አሉኝ ግን። ስራ ቦታዬ ላይ ምንም አይነት ጓደኛ የለውም። ራሴን ችዬ ስለምሰራ። የስራ አይነት የራሴ የግሌ ስለሆነ። የለም ግን በኦንላይን ስሰራ። ከተለያዩ ልጆች ጋር ተግባብቼ ልክ እንደ ጓደኛ መደዋወል አለ። እንዴት ደረሰ ስራው የምንላቸው ልጆች አሉ። አሁን ግን። የለም ስራዬ ቦታ ላይ የለም ኦንላይን ላይ ግን አለ። እንዴ የምናወራቸው

እኔ የምወደው ቀለም ቬጅ የሆነ ከለር የማይሰለች ነጭም ደስ ይለኛል። ሌላው ፈዛዛ ቢጫው ሆኖ መቶ አስራ ሰባት የሚባለው ቀለም አይነት አለ። እሱ ደስ ይለኛል ሌላው በቃ ፈዘዝ ያሉ ቀለሞች ደስ ይሉኛል። እና ነጭ ጥቁርም እወዳለሁ ጥቁርም እወዳለሁ በልብስ ማለት ነው። ነጭም በልብስ እወዳለሁ።

ጫጫታ ታገኝበት ትችላለህ ወይ የምታገኝበት ቦታ አለ ወይ ነው? ጫጫታ እኔ አሁን ያለሁት ቤቴ ውስጥ ነው። ቤቴ ውስጥ ግን ምንም አይነት ጫጫታ የለም። ቀን ቀን ላይ ቤት ውስጥ ብሆንም ልጆች ውጪ ላይ ሲንጫጩ እቤት ውስጥ የመሰማት ነገር አለ። አሁን ያው ማታ ስለሆነ ነው የማይሰማው እንጂ ቀን ላይ ጫጫታ የምናገኝበት ነገር አለ። እንሰማለን ጫጫታ አዎ ትምህርት ቤትም አጠገባችን ስለሆነ ጫጫታ እንሰማለን እናገኛለን

እኔ የምወደው ከተማ አዳማ ናዝሬት ነበረ። አሁን አልሆነም ኢትዮጵያ ውስጥ ከሆነ ያው አዳማ ከዛ ደግሞ አዲስ አበባን ራሱ እወደዋለሁ። አዲስ አበባ ሁሉ ነገር አለ። ሰዎች የራሳቸውን ኑሮ እንዲኖሩ ብዙ አይነት ነገር እንዲመለከቱ እድሉ ስላለ አዲስ አበባን የምወዳት ሀገር ናት።

አዎ እችላለሁ በጣም ነው የምደራደረው የገበያ ዋጋ እንደውም ምንም አይነት እቃ ስገዛ ሳልደራደር አልገዛም። ለምን ዝም ብዬም አልከፍልም እነሱንም እንዲጎዳ ሳይሆን አንዳንዴ ብልጥ የሆኑ ነጋዴዎች ስላሉ ተደራድሬ አሳምኜ በደንብ ቼክ አድርጌ ነው ምገዛው እንጂ ዝም ብዬ መግዛት ስላለብኝ አልገዛም።

የስራ ግምገማ አደርጋለሁኝ። አዎ ዛሬ ምን ሰራው ብዬ ራሴን በራሴ እገመግማለሁኝ። ለምንድን በቀን ውስጥ የሆነ ነገር መስራት ሰርቼ ማለፍ እንዳለብኝ። ስለማስብ። ራሴን እገመግማለሁኝ። ምን ያህል ሰራሁኝ? የሚለውን ነገር። ራሴን እጠይቃለሁ። ሰአቶቼን ቼክ አደርጋለሁ። እና በቀን ምን ያህል ሰራሁ የሚለውን ነገር እገመግማለሁኝ። አዎ።

የሸክላ እቃዎች አሉኝ እጠቀማለሁ መጠቀም ባለብኝ ነገሮች ሁሉ እጠቀማለሁ አዎ ጀበና አለኝ የሸክላ ደስጥ አለኝ ሸክላ ኖርማሊ ደግሞ የሸክላ ሳህን አለኝ እና ደስም ይሉኛል ስጠቀምባቸውም ደስ ብሎኝ እጠቀማለሁ በጣም ዘመናዊ ዘመናዊ አሁን ላይ ደግሞ የመጡ አሉና ደስ ይላሉ አዎን እጠቀማለሁ።

ያሁኑ ጥያቄ በፍጥነት መተየብ ትችላለህ የሚል ነው መተየብ ምን ማለት እንደሆነ አልገባኝም። መተየብ መተንበይ ከሆነ መተንበይ እችላለሁኝ ማለት የመሰለኝን መናገር። እንደዚህ ሆናል ብዬ መናገር እችላለሁ መጥተንበይ ከሆነ የተጻፈው ነገር ግን አሁን እዚህ ጋር የፊደል ስህተት እንደሆነ አላወክም። መተየብ ነው መተየብ ማለት ደግሞ ምን ማለት እንደሆነ አላውቅም። ስለዚህ አላውቅም

ስለ ቤተሰቤ ስናገር እኔ በጣም እናቴን የምወዳት እናት ነበረችኝ። ካል አባት ነው ያሳደገችኝ። እና እናቴ ሞተችብኝ። ታህሳስ ሃያ ስምንት ስምንት ሰዓት ተኩል አካባቢ ከዚህ አለም በሞት ተለየች። ሌላ በጣም የምወደው ወንድም አለኝ። ሁለት እህቶች አሉኝ እና እወዳቸዋለሁ እነሱንም እወዳቸዋለሁ። እና አሉኝ። ደስ ይለኛል። በጣም የምወደው ቤተሰብ ነው። እግዚአብሔር አምላክ ለወንድሜም ለእህቶቼም ጤናና እድሜ ይስጥልኝ ብዬ እለምናለሁ

የኔ የጠዋት እለታዊ ተግባሬ ከመኝታዬ ተነስቼ ሻወር ቤት ገብቼ ተፀዳድቼ ጥርሴን ቦርሼ ጸሎቴን አደርጋለሁኝ። ከዛ በኋላ ቤት ውስጥ መስራት ያለብኝ ስራ ካለ ቤቴን አጸዳለሁ። ከዛ ወደ ራሴ ቢዝነስ ኦንላይን ስራዎች አሉ የተለያዩ እነሱን ቼክ እያደረኩ ያሉትን ስራዎች ወደ ገንዘብ እለውጣለሁ። በዚህ መልክ ጊዜዬን አሳልፋለሁ ጠዋት ጠዋት

እኔ በብዙ ህዝብ መካከል መሆን ይመቻል ወይ ለሚለው በብዙ ህዝብ መካከል ቢሆን ምንም አይመስለኝም መሆን እችላለሁ። ብቻዬንም ብሆን ምንም አይመስለኝም። አሁን ውስጤ ሁሉንም ነገር እያመነ ነው ምረዳው። እንደውም ብቻዬንም ስሆን ደስ ይለኛል አሁን ምኖረው ብቻዬን ነው። ብዙ ጊዜ ብቻዬን ስለምኖር። ብዙ ህዝብ ባለበት አከባቢ ስሄድ የተወሰነ ሰዓት የመጨናነቅ ነገር አለ። ከዛ በኋላ ግን ረስቼው እንድ ሆኜ መሆን እችላለሁ

ይቅርታ መጠየቅ ቀላል ነው ወይ ለሚለው? ይቅርታ መጠየቅ ቀላል ነው። ከራስ ራስን ነፃ ማድረግ ነው። ጥሩም ነው ብዬ አስባለሁ። ግን ሁሌ ይቅር ስንል በውስጣችን ያለውን ነገር። መተው ማለት ነው። እንጂ ይሄ ይቅርታ አደረግን ካልን ያስቀየሙንን ሰዎች ይቅር ብለናቸው መልሰን ከእነሱ ጋር ያንኑ መጥፎውን ነገር ማድረግ ማለት አይደለም። ይቅር ብለን በቃ ምንም እንዳልተፈጠረ ሆኖ መተላለፍን መቻል ማለት ነው

ታሪክ መናገር በስነ ስርዓት የሚያዳምጥ ሰው ካለ ብናገር ምንም ቅር አይለኝም። ግን ትኩረት ሰጥቶ የማያዳምጡ ከሆነ። ባልናገርና ቢይዘው ነው ደስ የሚለኝ ሰው ካላዳመጠኝ ደስ አይለኝም። ያ ማለት ምን ማለት ነው? ሳወራው ፊት ፊቱን እያየነው ማእራው እሱን ኮንሰንትሬት አድርጎ በአይኑም በፊቱም እንደሚያዳምጥ ካሳመነኝ። ባወራ ደስ ይለኛል።

እኔ እስካሁን ድረስ የምወደው ፊልም ላምባ ደስ ይለኛል። እና ደግሞ ውሳኔ የሚባል ፊልም ነበረ። አማርኛ ፊልም። እሱም ደስ ይለኛል ከዛ ውጪ። ተከታታይ ድራማ ነበረ። እረኛዬ የሚል እሱ በጣም በጣም ነበር የምወደው። በጣምም ተከታትዬው ነበረ። እና አዎ እሱ እሱን እወዳለሁኝ

የስራ ጊዜዎት እንዴት ነው? እኔ የስራ ጊዜ ላይ ስራዬን በስራቱ ቶሎ ቶሎ ሰርቼ ማረፍ ነው ምፈልገው እንጂ አንድን ስራ ይዤ ረጅም ሰዓት መቀመጥ አልወድም። እና የስራ ጊዜን በስራ ነው ማሳልፈው እንጂ። የተለያየ ከስር ከስር ስልክ እያየሁ ምናምን የስራ ጊዜን ማበላሸት ወይም ማራዘም አልወድም። የተሰጠኝን ስራ በአግባቡ በጊዜው ጨርሼ መቀመጥ ስለምፈልግ የስራ ጊዜ አክብሬ መስራት እፈልጋለሁ። ጥሩ የስራ ጊዜ ነው ያለኝ።

እኔ የቀረ ምግብ አልበላም ደስ አይለኝም። ብዙ ጊዜ የቀረ ምግብ እኔ እደፋለሁ እንጂ አልበላም። ይሄን ነው ያለው ነገር። ያው የቀረ ምግብ ስንበላ በጣም ለተለያዩ በሽታዎች ያጋልጡኛል ብዬ ስለምፈራ አልበላም ብዙ ጊዜ ቀረ ምግብ እና ምመገበው በትንሽ በትንሹ አቅርቤ ከስር ከስር እየጨረስኩ ነው መመገብ የምፈልገው። ያቀረብኩትን ጨርሳለው።

እኔ ዋና ኃላፊነቶቼ በስራዬ ላይ ለማስተምራቸው ልጆች ዝግጁ ሁኘ እውቀቴን በደንብ አድርጌ ለነሱ ማስተላለፍ ነው። እና እሄ ያስደስተኛልም ለነሱ እንደዚ ነው ማደርገው ሌላው በሰአቱ መገኘት ልጆቹ እንደገባቸው እና እንዳልገባቸው መጠየቅ ይሄ የስራ ሀላፊነቴ ይሄ ነው።

አዎ በደንብ በደንብ እኔ ስራየ ላይ በሰአቱ እንደውም ወይ ከአምስት ደቂቃ ወይ ከአስር ደቂቃ በፊት ነው የምደርሰው። እንጂ ብዙ የማርፈድ ባህል የለኝም። እኔ በቃ ቀድሜ ለመድረስ ነው የምሞክረው። እና አዎ ወደ ስራ በሰአቱ እደርሳለሁ እንጂ አላረፍድም ብዙ አርፋጅ የሚባል ሰው አይደለሁም። እንደው አጋጣሚዎች ካልሆኑ በስተቀር አላረፍድም በሰአቱ ተገኝቼ ነው ስራዬን መስራት የምፈልገው። ይሄ ደግሞ በብዛት አሁን ጓደኞቼም የስራ ባልደረቦቼም ጎረቤቶቼም ያውቃሉ በቃ በስራአት ሳአቴን ተጠቅሜ እንደምወጣም እንደምገባም

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ለሚለው እኔ እንደውም ይሄ ቁም ነገር ብዬ ለመናፈሻ ለመሄድ ተነስቼም ተዘጋጅቼም አላውቅም የማስታውሰው መናፈሻ የሄድኩት ማስተርስ ዲግሪዬን ስመረቅ ለፎቶ ብዬ አንድነት መናፈሻ አንድነት ፓርክ ሄጃለሁ። ከዛ ውጪ ለመዝናናት ብዬ የገባሁበት መናፈሻ ቦታም የለም።

ቀጥር ላይ በብዛት እንጀራ በሽሮ እመገባለሁ አትክልት ነገር ካለ እሱንም እመገባለሁ። ውሃ እጠጣለሁ ቡና እጠጣለሁ። ቀትር ላይ እና እነዚህ እነዚህን ነው የምመገበው። አትክልት ካለም እመገባለሁ። በጣም ፀሀይ ሲሆን ደግሞ ብመገብ ደስ የሚለኝ። ከምሳ በኋላ ወይም በፊት እጁስ ብጠጣ ደስ ይለኛል። እንደዚህ አይነት አመጋገቦች ያስደስቱኛል።

አዎ በጣም በኮምፒውተር በጣም ነው የምጠቀመው። የተለያዩ የኦንላይን ስራዎች ሲኖሩ በኮምፒውተር ተጠቅሜ እሰራለሁ። የተለያዩ ስራ የሚሰሩ ኮምፒውተር ላይም ካለ እሰራለሁኝ አዎ በደንብ ነው የምጠቀመው። እንደውም በብዛት ኮምፒውተር ተጠቃሚ ነኝ ማለት ይቻላል። በተለይ ቤቴ ውስጥ ኮምፒውተር በጣም ተጠቃሚ ነኝ። አዎ የተለያዩ ስራዎችን በኮምፒውተር እጠቀማ

የስልኬ ባትሪ እንዳጠቃቀሜ ነው የሚቆየው። አንዳንዴ ስልክ ብቻ የማወራው ከሆነ ብዙም ኢንተርኔት የማልጠቀም ከሆነ ቀኑን ሙሉ ያውለኛል። በደንብ ሊያድርም ይችላል። ኢንተርኔት በጣም ከተጠቀምኩ ግን በቀን አንዴ ሁለቴም ቢሆን መሃል ላይ ቻርጅ እያስፈልገዋል። ብቻ እንደዚህ አይነት ነው የምጠቀመው። በብዛት ግን ኢንተርኔት ከተጠቀምኩ አደርጋለሁ። ቻርጅ ብዙም አልጠቀምም። ቶሎ በቀን ሁለቴ ምናምን አደርጋለሁ።

በስራ አሁን ላይ በቀን ሶስት አራት ጥሪ ላደርግ እችላለው በፊት ግን በጣም ብዙም ላደርግ እችላለው ቀኑ ሙሉ ሚደወለው ስልክ የስራ ነው ማለት ይቻላል። አሁንም በስልክ እኔ ብዙ ጊዜ የማወራው የ ስራ ስልክ ነው። እና ስንት ጊዜ ጥሪ ታደርጋለህ? ለሚለው እኔ እንጃ ብዙም። እንደዚህ እንትን አይደለም። አላውቅም ቆጥሬ አላውቅም እንደው በግምት ሶስት አራት

ጥራት ያለው ስራ ማቅረብ እችላለሁኝ። በተለይ የማውቀው ስራ ከሆነ ስራው በጥራት ነው መስራት የምፈልገው። የማውቀውን ስራ አዎ በጥራት ማቅረብ እችላለሁ። የማላውቀውን ስራ ግን ወይ መልመድ አለብኝ። በጥራት አቀርባለሁ ብዬ ቃል አልገባም። የማውቀው ከሆነ ግን በደንብ በጥራት ነው የማቀርበው።

በበጋ ወቅት የማደርገው ፀሀይ ከሆነ በተለይ የኦንላይን ስራዎች ቤት ውስጥ ቁጭ ብዬ መስራት ነው የምፈልገው። በበጋ ወቅት ብዙም ከቤት መውጣት አልፈልግም። ለምን በጣም ፀሀይ ይበዛል። መካከለኛ ከሆነ ግን ከቤት ወጣም እያልኩ እሰራለሁ። አሁንም ቢሆን በጋ ነው ብዬ ወጥቼ መስራት ካለብኝ። ስራ አላቆምም ሰራለው በጥላም ቢሆን ሄጄ ሰርቼ እመለሳለሁ።

እኔ ልዩ ችሎታዬ የተለያዩ ቁጥራ ቁጥር ትምህርቶችን በስርዓት ማስተማር እችላለሁ በአግባቡ ለልጆች መግለጽ እችላለሁ። ሌላው የተሰጠኝን ነገር በትግስት ነው ምሰራው። እና እንደዚህ አይነት ነገሮች አሉ እንደዚህ አይነት ልምዶች አሉኝ።

የምወደው ሬስቶራንት ሰሚት አካባቢ ያሉ ሬስቶራንቶች አሉ እዛ አካባቢ ያሉ ሬስቶራንቶች በጣም ደስ ይሉኛል። ብዙ አይነት ምግብ አላቸው። እነ ቺክን እነ ኑድል ምናምን እንደዚህ እንደዚህ አይነት እነ ፒዛ በርገር ያለው ወደዛ። ደስ ደስ ሚል አለ ሬስቶራንት። እና ቆንጆ ቆንጆ ሬስቶራንት ምላቸው። እዛ ያሉትን ነው በጣም ይማርኩኛል።

በእርሳስ ነው የምጽፈው። በብእር ብጽፍ ግን ደስ ይለኛል። ብእር ማለት፤ ብእር ይሄ ቀለም የሚሞላው ከሆነ እሱ ስለሌለኝ በሱ አልጽፍም። በስክሪብቶ እጽፋለሁ። ግን በብእር መጻፍ በጣም እወዳለሁኝ። በእርሳ እስከምጽፍ ይልቅ በብእር ብጽፍ ጽሑፈም ያምራል። በእርሳስ መጻፍ ግን መጻፍ ስላለብኝ ልጽፍ እችላለሁ እንጂ ይሄን ያህል በእርሳስ መጻፍ የሚያስደስተኝ ሰው አይደለሁም። በብእር መጻፍ ግን እወዳለሁ። በበእር ብጽፍ ደስ ይለኛል።

ፀሀይ ስትጠልቅ ብመለከት ደስ ይለኛል። ግን እንዲህ አስቤ ተመልክቼ አላውቅም ልምድ ኖሮኝ ግን ብመለከት እወዳለሁ። ግን አሁን ላይ ልምዱ ኖሮኝ ስትወጣም ስትገባም ስትጠልቅም ስትወጣም የምመልከቱ ልምድ የለኝም። ግን ልምድ ኖሮኝ ቤቴ በረንዳ ላይ ሆኜ ስትጠልቀው ብመለከት ደስ ይለኛል። ስትወጣም ብመለከት ደስ ይለኛል።

የጎረቤቶቼን ድምጽ አወሰማለሁ ቀን ቀን ላይ ሲያወሩ ሲሄዱ ህጻናቶቹም ጎረቤቶች ሰወቹም ሲያወሩ በተለይ በረዳላይ ከሆኑ በደብ ይሰማኛል አወድምጻቸውን እሰማለሁ። እና አትስሙም ብዬ አታውሩም ብዬ አልናገርም። ለምን? ያው ኮንዶሚኒየም እስከሆነ ድረስ የጋራ እስከሆነ ድረስ ዝም ብዬ ነው የማየው። እና አዎ። እና ይሄ ነው ያለን ነገር

ማሰላሰል በጣም ነው የማደርገው። እኔ በተለይ በህይወቴ ላይ የሚመጡ የተለያዩ ነገሮች አሉ። እነሱን ለሰው ከማወራው ይልቅ የውስጤን በውስጤ አድርጌ በጣም ነው የማሰላስለው። እና ከእግዛአቢሄርም እግዛብሄርንም የምጠይቀው ውስጠይ ባለው ነገር በመሳላሰል ነው። እግዛአቢሄርን አምላኬንነገሮችን የምጠይቀው እና አዎን በደንብ አሰላስላለሁ።

የትኛም በዓል እኔ የምወደው በዓል አድስ አመት በጣም ደስ ይለኛል። ጥምቀት በዓል ደስ ይለኛል በጣም ይሄ አደባባይ በዓል የሚባለውን እወደዋለሁ። ጥምቀት በዓል በጣም መስቀልም ደስ ይላል የአደባባይ በዓል ነው ግን በብዛት ለማክበር የሚሄደው ጥምቀትን ነው ከአደባባይ ባአሎች ከዛ ውጪ ገና ኢየሱስ ክርስቶስ ሲወለድ የውልደቱን በዓል ደስ ይላል እኔ ግን በዛ ሰዓት በጣም ብዙ ነገር ይከፋኛል። እንዲሁም ፋሲካ በዓል በጣም እወደዋለሁኝ።

አዎ ብዙ እቃ የምገዛ ከሆነ እጽፋለሁኝ ማስታወስ አልችልም ብዬ ካሰብኩኝ እጽፋለሁ። ግን ትንሽ እቃ ስለምገዛ ብዙ ጊዜ አልጽፍም ትንሽ ጋር ስጽፍ ግን ማስታወስ የማልችለው ነገር ብዙ ከሆነብኝ ግን በማስታወሻ ጽፌ ነው። ወደምሄድበት ወደ ሱቅ የምሄድ የምሄደው ወደ ምግ ምገበያይበት ቦታ የምሄደው ጽፌ ነው።

የመጠጥ ውህድን ከየት ታገኛለህ ለሚለው? ያው መጠጥ ቤት ስንገባ ለምሳሌ ተከሽኖ ከሆነ የተለያዩ ውህዶች አሉ። ወይ እንትኑ አለ አዋሽ አለ ቢራ አለ። ስፕራይት አለ ኮካም ሊሆን ይችላል። እነኚህ እነኚህ ይጨመሩና ከመጠጥ ቤት ከሬስቶራንት ልናገኝ እንችላለን። አዎ

ፎቶዬን በብዛት እኔ የማስቀምጠው ስልኬ ላይ ነው የስልኬ ጋለሪ ላይ ነው የሚቀመጠው እንጂ የተለየ ቦታ እስካሁን አድርጌ አላውቅም። በጣም ጥንቃቄ ባለማድረጌ ብዙ የስልኬ ላይ ያሉ ፎቶዎችም ሆነ ማስታወሻዎች ጠፍተውብኛል ከዚህ በፊት እና ቢቻል ቢቻል ማንም ሰው ሪከርድ የፎቶውን የሚያስቀምጥ ያለበትን ቦታ ቢያውቅ ኢሜል ላይ ወይንም እንትን ላይ ቢሆን ጥሩ ነው።

በጣም አለ የማስታውሰው መምህር በጣም አለ መምህር ኦርጋ ይባላል። ፊዚክስ መምህሬ ነው። በጣም ጥሩ ሰው በጣም ጎበዝ ሰው ነው። አሁን ላይ አዲስ አበባ ዩኒቨርሲቲ ዶክተር ሆኖ ፒኤችዲውን ሰርቶ። መምህር ነው። እኔን ያስተማረኝ መምህር ሃይስኩል ላይ ነው። ፊዚክስን ጎበዝ እንድሆን የረዳኝ እሱ ነው። ማትስን ራሱ የወደድኩት በእሱ ነው ማለት ይቻላል። ቁጥር ነገሮችን በጣም ጎበዝ መምህር ነው። እና ማትስ ላይ መምህር ጽጌ የሚባል ሌላው መኮነን። አንድ አይን የምንለው አለ። ደስ ይሉኛል እነሱ መምህራን አንደኛ ግን ኦርጋን

በምን ትመገባለህ በሰሀን ነው ምመገበው። እኔ የተለያዩ ሰሀኖች አሉኝ ደስ በሚለኝ ሰዓት አንስቼ እመገባለሁ። በንጹህ ሳህን ነው ምመገበው። ደስ ይለኛል በጥሩ ነገር የሆነ እቃው ቆንጆ ሲሆን እና ስመገብ ያስደስተኛል። እና በእንደሱ አይነት እቃዎች ስመገብ እደሰታለሁ። በሳህን እመገባለሁ

ዳቦ ማብሰል እችላለሁኝ። ለምን ዳቦ እጋግራለሁኝ። በኦቭን ነው የምጋግረው እንዲሁም እጋግራለሁ በነጭ ዱቄትም አድርጌ እጋግራለሁ። በኮባ አድርጌ ደግሞ የስንዴ ዳቦም መጋገር እችላለሁ። እንደሱም አድርጌ እጋግራለሁ ብዙ ጊዜ። እና ዳቦም ማብሰል እችላለሁ። አዎ እችላለሁ

በስራ ላይ ችግሮችን ትፈታለህ ወይ? አዎ ችግሮች ከተፈጠሩ ምንድነው ይሄ ችግር ይሄ እኮ እንደዚህ ነው ይሄ እኮ እንደዚህ ነው ብዬ ለማስረዳት እሞክራለሁ። ምንም ደባብቄ ወደኋላ የማሳልፈው ነገር የለም ለምን? እኔ ነው ስለሚጎዳኝ። ያላወቅኩ መስሏቸውም ሆነ በጣም መንቃት ስላለባቸው በጣም ግልጽ ሆኜ ነው የምናገረው። እና አዎ በደንብ ነው የማስረዳው እንዲያውቁም እፈልጋለሁኝ። ሁሉን ነገር ማለት የሚመቸኝንም የማይመቸኝንም ነገር ሰዎች አውቀው አብረን እንድንጓዝ ነው የምፈልገው

በጀት አስተዳድራለሁ። ማስተዳድረውን በጀት የራሴን በጀት ነው የማስተዳድረው። አዎ በጀቶቼን በአግባቡ ነው የማስተዳድረው። ከራሴም ውጪ በጀቴን የሚያስተዳድርልኝ ሰው የለም። የራሴን በጀት ግን በአግባቡ ማስተዳደር እችላለሁ። አስተዳድራለሁ። የተለያዩ ቦታዎች ስራዎች ካሉኝ ዛሬ ምን ያህል ሰራሁ? ምን ያህል ሴቭ አድርጌያለሁ? ምን ያህል አትራፊ ነኝ? የሚለውን ነገር ቼክ አደርጋለሁ። አዎ በጀቴን አስተዳድራለሁ።

አሁን ያለሁበት አካባቢ እኔ ቀርከሃ አላይም። አሁን አሁን ላይ እ ቤተሰቦቼ ጋር እያለሁ ግን ልጅ ሆኜ ሳድግ እ ቀርካ አካባቢያችን አለ። እና ቀርከሃ እ በአካባቢያችን አድጎም አይቻለሁ። እ እዚህ ግን አሁን ያለሁበት አካባቢ ግን ቀርከሃ ሲያድግ አላየሁም እንደውም አይቼም አላውቅም። እዚህ በፊት ያለሁበት አካባቢ ግን የተወለድኩበት ያደግኩበት ሀገር ግን እ ቀርከሃ አድጎ እመለከት ነበር

አዎ። ከታመምኩኝ ከስራ ለመቀረም እችላለሁ ልቆይም እችላለሁ። ለምንድነው? ውስጤ ጤና ከሌለው መስራት አልችልም። ካመመኝ በተለይ ራሴን ካመመኝ በጣም በቃ እቸገራለሁኝ። ለመስራት እና እሱን ጊዜ ትንሽ የመቆየት ነገር አለ። ላልገባም እችላለሁ ስራ። እና እንደዚህ አይነት አጋጣሚዎች ካሉ ራሴን አዳምጣለሁኝ።

የደንበኛን እርካታ እጠይቃለሁ። ይሄ ማለት ለምሳሌ እኔ አሁንም የማስጠናቸው ልጆች አሉ እንዴት ነው ግልጽ ነው ገብቷችኋል? በዚህ መልኩ ላስረዳ የማስረዳችሁ እንዴት ነው ተመችቷችኋል? የሚል የነሱን እርካታ በተለያዩ አጋጣሚዎች እጠይቃለሁ። ለምንድን? የማስረዳት ችሎታዬ እነሱ በሚፈልጉበት ካልሆነ እቀይራለሁ። ብዬ ስለማስብ እነሱ በሚያረካ መልኩ ማስረዳት እችላለሁ ብዬ ስለማስብ እጠይቃለሁ እርካታውን አሳውቃለሁ። በጣም ይደሰቱብኛል እነሱ ግን አሁን ላይ

አዎ ቃሌን እኔ በጣም እጠብቃለሁ። ለምንድነው? መጀመሪያ የማልችለውን ነገር እችላለሁ ብዬ ለሰው ቃል አልገባም። በተቻለኝ መጠን እጠነቀቃለሁ። ቃል ከገባሁ ግን ያንን ቃሌን ለማድረግ በጣም እሞክራለሁኝ። እና ቃሌን ለመጠበቅ በጣም ነው የምጥረው። በተቻለኝ መጠን ቃሌን መጠበቅ እፈልጋለሁ እችላለሁ። በጣም ከአቅም በላይ ከሆነ ግን ይቅርታ እጠይቃለሁ።

እኔ የጫማ ቁጥሬ ሞደ ሰፊ ከሆነ በፊት በፊት ላይ ሰላሳ ስድስት አደርጋለሁ። አሁን ግን ፐርፌክትሊ ጫማ ቁጥሬ በቃ ሰላሳ ሰባት ነው። ሰላሳ ሰባት አደርጋለሁ አሁን ላይ። ሰላሳ ስድስት አሁን ላይ የመጥበብ ነገር እየታየ ነው። እና ሰላሳ ሰባት አደርጋለሁኝ በደንብ። ተመችቶኝ ኮንፈርት ምቾት ሰጥቶኝ ሰላሳ ሰባት አደርጋለሁ። በፊት ላይ ግን ሰላሳ ስድስት አደርግ ነበር። አሁንም ወደ ሰፊ ከሆነ በእርግጥ አደርጋለሁ ግን። እንደ ሰላሳ ሰባቱ ይሄን ይህል ምቾት አይሰጠኝም። ሊጠበኝ ይችላል ብዬ እሰጋለሁ።

እንደገና ጥቅም ላይ ማዋል ታደርጋለህ ወይ? አዎ ጥቅም ላይ መዋል ያለባቸው ነገሮች ዊዝ ኤንድ ስሮ እስካልሆነ ድረስ ተጠቅሜ ድጋሚም ልጠቀመው እችላለሁ። ለምን እንደ አስፈላጊነቱ ነው የምጠቀመው። ጥቅም ላይ የማላውለው ከሆነም ደግሞ ልተወው እችላለሁ። እንደገና ጥቅም ላይ ማዋል ያለብኝ ነገር ከሆነ ግን አዎ ላውለው እችላለሁ።

እኔ የምወደው ወቅት ወይን አደጋን ነው። ወይን አደጋ የምንለው ደግሞ መለስተኛ ቅዝቃዜ መለስተኛ ሙቀት መካከለኛ የሆኑ አየር እወዳለሁ። ያ ወቅት ደስ ይለኛል። ለምን ብዙም አይከብድም ቅዝቃዜውም አይከብድም ሙቀቱም አይከብድም መሃለኛ ሲሆን በቃ ለስራም ለምንም ፈጣን ያደርጋል እሱን ወቅት እወደዋለሁ።